ግዥ ማለት እንግዲህ አንድን ነገር አንድን እቃ ከሱቅ ሊሆን ይችላል ከገበያ ከሱፐር ማርኬት ሊሆን ይችላል ከተለያዩ መሸጥ ከሚሸጡባቸው ቦታ በኦንላይን ሊሆን ይችላል እንግዲህ የሆነን እቃ መግዛት ወይም ደግሞ መሸመጥ ማለት ነው በብር መለወጥ እንደ ማለት ነው። ይሄ ግዢ ማለት እንግዲህ ጥሬ ብር ሰጥተን እቃውን ማምጣት ማለት ነው እንግዲህ የተለያዩ ጥራጥሬዎች ሊሆኑ ይችላሉ። አትክልቶች ሊሆኑ ይችላሉ የተለያዩ ኮስሞቲክስ ሊሆኑ ይችላሉ። የተለያዩ የሱቅ ሸቀጣ ሸቀጣች ሊሆኑ ይችላሉ። ልብስ ጫማዎች ሊሆኑ ይችላሉ። እንደዚሁም ደግሞ ከሱፐር ማርኬት የቤት አስቤዛዎች ሊሆኑ ይችላሉ። እንደ ስኳር ጨው ዘይት በርበሬ እንደዚህ እንደዚህ የባልትና ውጤቶች ሊሆኑ ይችላሉ። እንደዚህም ደግሞ የነዳጅ ሊሆኑ ይችላሉ። እንደዚሁም ደግሞ የተለያዩ የኤሌክትሮኒክስ አገልግሎቶች ሊሆን ይችላል። እንደ ስልክ እንደ ባትሪ እንደ ላፕቶፕ በብዙ አይነት በቃ ሊገዙ የሚችሉ በቃ በገበያ ላይ የሚውሉ ነገሮችን እነሱን መሸመት ወይም ደግሞ ብር ጥሬ ብር በመስጠት እቃዎቹን ማምጣት ማለት ነው። ይሄ ግዢ የምንለው እንግዲህ ቃል በአብዛኛው ጊዜ በገበያ ላይ የሚውል እንደዚሁም ደግሞ የተለያዩ እንስሳቶችን እንግዲህ ከገዛን ግዢ ማለት ነው ግዢ ተገዝቶ ነው። ለማለት ነው እንግዲህ በአማርኛ መግዛት ወይም ደግሞ መሸመት ወይም ደግሞ የግዢ ሂደት ማለት ነው። እንግዲህ ይሄ ግዢ የምንለው በአብዛኛው ገንዘብ ከፍሎ እቃም ወይም ደግሞ አገልግሎት ማግኘትን ያመለክታል። ይሄ ግዢ የምንለው እንግዲህ ብርን በመክፈል እንግዲህ የተለያዩ እቃዎችን ሊሆን ይችላል። የተለያዩ እንስሳቶች የእንስሳት አይነቶች ሊሆን ይችላል ወይም ደግሞ የተለያዩ አገልግሎቶችን ሊሆን ይችላል። እንግዲህ ግዢ የምንለው ይህንን ተግባር ወይም ደግሞ አግልግሎት ማግኘትን ያመለክታል ማለት ነው። እንግዲህ እቃ የመግዛት ሂደት ማለት ነው። እንግዲህ ግዢ የምንለው የተገዛ ነገር ማለት ነው። አሁን ለምሳሌ ግዢ ነው። አሁን ለምሳሌ በእኛ በገጠር አከባቢ ይሄ በሬ የቤት ነው? እንዴ ከተባለ አሁን ለምሳሌ በሬ ገበያ ወስዶ አንድ ሰውዬ የቤትህ ነው? እንዴ ይሄ በሬ ከተባለ እንግዲህ አይ ግዥ ነው ይላል ግዥ ነው ማለት እንግዲህ የተገዛ ነው። በሬው የተገዛ ነው እንጂ የቤት ቤት ያደገ ወይም ደግሞ ቤት የተወለደ ሳይሆን ከሌላ ቦታ ገዝቼው አሁን ልሸጠው አምጥቼው ነው እንደማላት ነው። እንግዲህ ነጋዴ ከሆነ ግዢ ነው እንደማለት ነው። አሁን ለምሳሌ ነጋዴዎች አብዛኛውን ጊዜ የግዢ እንስሳ ነው ወይም ደግሞ የግዢ እቃ ነው የሚይዙት። አሁን ለምሳሌ እንደዚሁም ደግሞ አንድ ሰው እንግዲህ የተለያዩ ኮስሞቲክስ ወይም ደግሞ ሸቀጣ ሸቀጦችን ሊሆን ይችላል ገበያ በሚበዘብዝ ሰዓት እንግዲህ ያ የያዘው ነገር ምንድነው? ግዢ ነው ማለት ነው። የተገዛ ከሌላ ከውጭ ሊሆን ይችላል ወይም ደግሞ ከሌላ ከድርጅቶች ሊሆን ይችላል። ነው ያ እቃ የተገዛው እንጂ ራሱ የፈበረከው እቃ አይሆንም ማለት ነው። እንግዲህ ግዢ ማለት ከሌላ ሰው ከሌላ ሰው እጅ ላይ ወይም ደግሞ ከሁለተኛ አካል ላይ የመጣ እቃ እንደ ማለት ነው። ግዢ የምንለው አሁን ለምሳሌ እንግዲህ እኔ አሁን ለምሳሌ ከጓደኛዬ አንዲት በግ ገዝቼ ገበያ በመውሰድ ለሌላ ሰው ከሸጥኩኝ ያቺን የገዛኋት በግ ምንድ ናት ግዥ ናት ማለት ነው። ከጓደኛዬ የገዛኋት ግዢ ናት እኔ የሸጥኩለት ሰውዬ ሲጠይቀኝ የቤት ናት ወይም ደግሞ ግዢ ናት። ካለኝ አይ ግዢ ናት እለዋለሁ። ምክንያቱም ደግሞ እኔ ከጓደኛዬ ነው የገዛኋት እንጂ እቤቴ ያረባኋት አይደለችም ማለት ነው። ይሄ ማለት እንግዲህ ግዢ የሆነን ነገር መልሶ ገበያ አውጥቶ መሸጥ እንደ ማለት ነው። ወይም ደግሞ ግዢ የሆነ እቃ ግዢ የሆነ ነገር የተገዛ ነገር ማለት ነው። እንግዲህ ለምሳሌ አሁን ለምሳሌ በቤት ውስጥ የቤት እቃን ብንመለከት እንግዲህ አንድ የሻህላ እቃ ወይም ጀበና ሊሆን ይችላል። ድስት ወይም ደግሞ መጣድ ሊሆን ይችላል። እና እንግዲህ እናቶች ይዘው ሲመጡ እንግዲህ ይሄን እቃ ሰርተሽው ነው? እንዴ ካሏት እንግዲህ አይ ገዝቼው ነው ግዥ ነው። የተገዛነው ነው ማለት ነው። ግዥ ነው እንግዲህ ብላ ትናገራለች ይሄን ማለት የተገዛ የሰራሁት ሳይሆን የተገዛ አቃ ነው። እንደ ማለት ነው። እንግዲህ አጠቃላይ ትርጉሙ ግዢ ማለት አንድን ነገር በገንዘብ በመለወጥ ባለቤት መሆን ማለት ነው። እንግዲህ የዛ ነገር ባለቤት መሆን በገንዘብ በመለወጥ ማለት ነው። እንግዲህ የተለያየ የቤት ግዢ ሊሆን ይችላል። አሁን ለምሳሌ የቤት ግዢ ፈጸምኩኝ ይላል። አሁን አንድ ሰው አሁን ለምሳሌ ቤት የሚገዛ ከሆነ ያን ቤት ገዝቶ ከጨረሰ የተለያዩ የፕሮሰስ ሂደቶች የፊርማ የተለያዩ ነገሮች አሉና እነዛን ሁሉ ከጨረሰ የቤት ግዢ ፈጸምኩኝ። ይላል እንግዲህ ቤት ግዥ ፈጸምኩ ማለት የቤቱ ባለቤት እሱ ሆኗል ማለት ነው። ቤቱን ገስቶታል የራሱ አድርጎታል ማለት ነው። እና ግዢ የሚለው ቃል እንግዲህ ብርን በመስጠት እንግዲህ ሌላን እቃ መቀበል የዛ እቃ ባለቤትነት መሆንን የተገዛ ነገር መሆኑን የሚገልጽ ነው ማለት ነው። እንግዲህ ይሄ ግዢ የሚለው የአማርኛ ቃል

ቤት የምንለው አንድ መኖሪያን ወይም ደግሞ መጠለያን የሚገልጽልን ነው ማለት ነው። እንግዲህ ቤት በተለያዩ ሁኔታዎች የሚሰራ ከተለያዩ ነገሮች የሚሰራ። በተለያዩ ቦታዎች የሚሰራ እንግዲህ የእንሳትም ቤት ይኖራል የሰውም ቤት ይኖራል። እና እንግዲህ ቤት የምንለው በአጠቃላይ መኖሪያ ለሰው ልጅ መጠለያ ከፀሀይ ከዝናብ እንደዚሁም ደግሞ ከተለያዩ ከ አራዊቶች ከሌቦች መጠለያ ነው ማለት ነው። እንግዲህ ቤቱ የምንለው ከፀሀይ የሚያድነን ከሌቦች የሚያድነን ከተለያዩ ሰውን ሊተናኮሉ ወይም ደግሞ እንስሳትን እንስሳት በእንስሳት ሊተናኮልበት ከሚችሉ እንስሳት እንደዚሁም ደግሞ ከተለያዩ ተፈጥሮአዊና ሰው ሰራሽ ከሆኑ አደጋዎች የምንጠበቅበት ነው ማለት ነው። እንግዲህ ቤት ማለት እንግዲህ ብዙ አይነት ቤቶች አሉ። እንደየ ደረጃው በጣም ዝቅ የሚባል ዝቅተኛ ደረጃ የሚባሉ ቤቶች አሉ ዝቅተኛ የኑሮ ደረጃ ወይም ደግሞ ዝቅተኛ ኢንካም ያላቸው ሰዎች ወይም ደግሞ አብዛኛውን ጊዜ በገጠር አካባቢ ያሉ ሰዎች የሚኖሩበት ቤት አለ። ከዚያ ደግሞ መካከለኛ የሚባል አለ። ከዚያ ደግሞ እጅግ ከፍተኛ የሚባሉ ባለ ህንፃ እንግዲህ ባለ ህንፃ ባለ አራት ባለ አምስት መኝታ ቤት ያላችው ህንጻወች አሉ ማለት ነው። እንግዲህ ከዝቅዘኛው ስንነሳ ቤት ማለት እንግዲህ መጠለያ እስከሆነ ድረስ ዝቅተኛ የሚባል እንግዲህ ከእሳር የሚሰራ ጣሪያው ከእሳር የሚሰራ ግርግዳው ደግሞ ከእንጨት ተሰርቶ እንግዲህ በጭቃ የተመረገ ቤት አለ። እንግዲህ እሳር ቤት ተብሎ ይጠራል። ወይም በእኛ በአማርኛ እንግዲህ እንደየ አከባቢው የአማርኛ አማርኛ በየቦታው ወይም ደግሞ በየተለየ ቦታ የተለያየ ያው ትርጉሙ አንድ ቢሆንም ዘዬ የሚባል አለው። ለየት የሚያደርገው ነገራቶችን የሚገለጹበት እና በእኛ አካባቢ አሁን ጣላ ቤት ወይም ደግሞ ቅልስ ቤት የሚባል። ከእሳር ጣርያው እሳር የሆነ ግድግዳው ደግሞ የእንጨት የሆነ እንደዚሁ ደግሞ የእንጨቱ ግድግዳ በጭቃ የተመረገ ጣላ ቤት ወይም ደግሞ ቅልስ ቤት የሚባል አለ ማለት ነው። እሱ እንግዲህ ዝቅተኛ የኑሮ ደረጃ አላቸው ተብሎ የምታስቡ ሰዎች የሚኖሩበት ቤት ነው ማለት ነው። እንደዚሁም ደግሞ መካከለኛ ደረጃ አላቸው ተብሎ የሚኖሩበት ጣሪያው ከቆርቆሮ የሆነ ግድግዳው ከእንጨት የሆነና እንደዚሁ በጭቃ ተመርጎ በሲሚንቶ ከላይ የተገረፈ አልፎ አልፎ ቀለም ያለው ቤት አለ ማለት ነው። ይሄ እንግዲህ መካከለኛ የኑሮ ደረጃ ያሉትን ሰዎች የሚገልጽ ነው። በቀለም የተቀባ ነው ያው ውስጡም ምንም ጥሩ የሚባል ቅርጽ ያለው ወይም ደግሞ ጥሩ የሚባል ደረጃ ያለው ጥቁር ጥቁር ጣሪያ ያለው ነው ማለት ነው። ቤት ይባላል እንግዲህ እንግዲህ በከፍተኛ ደረጃ ደግሞ የምንመለከተውን ቤት ስናይ አሁን ለምሳሌ ህንፃ አሁን ለምሳሌ የተለያዩ ህንፃዎች ፎቆች አፓርታማዎች የተለያዩ ኮንዶሚኒየሞች እንግዲህ ባለ ሶስት ፎቆች ባለ አራት ፎቆች እንደዚሁም ደግሞ ባለ ሁለት ፎቆች እንግዲህ እነዚህ አሁን ለምሳሌ አብዛኛው ለሰዎች መኖሪያ ቤት የሚያገለግሉ ናቸው። አፓርታማዎች እንደዚሁም ደግሞ የተለያዩ ቤቶች አሉ ማለት ነው። እንግዲህ እነዚህ ከፍ ያለ ኢንካም ያላቸው ሰዎች ወይም ደግሞ ሀብታም የሚባሉ ሰዎች የሚኖሩበት ነው። እንደዚሁም ደግሞ ቤት የሚባለው እንግዲህ ለተለያዩ ተቋማት መገልገያነት የሚያገለግል የተለያዩ ተቋማት የሚከፈቱበት የመንግስት መስሪያ ቤቶች። እንደ ትምህርት ቤቶች እንደዚሁም ደግሞ ባንክ ቤቶች አሁን ለምሳሌ ባንክ ቤትን ብናይ አብዛኛው እንግዲህ በሀገራችን ላይ በጣም ረጅሙ ህንፃ የሚባለው የባንክ ቤት ነው። እና ያ ምንድነው? ቤት ነው የሚባለው ያ ራሱ ቤት ነው። ባንክ ቤት ባንክ ማለት እንግዲህ የሚጠራቀምበት ቤት ማለት ነው። ቤት የሚለው ቃል እንግዲህ ያንን ይገልጸዋል ማለት ነው። የሆነ ነገር ማስቀመጫ ደግሞ የሆነ ነገር መጠለያ አስከሆነ ድረስ ቤት ነውና። ያ ህንፃ እንግዲህ ባንክ ቤት ለባንክ ቤት ወይም ደግሞ ለባንክ አገልግሎት የሚዉለው ህንፃ እንግዲህ ያም እራሱ ቤት ነው። ለተለያዩ ትምህርት ቤቶች አሁን ለምሳሌ እንደ እኛ እንደ ዩኒቨርሲቲ እንግዲህ የመማሪያ ክላሳችን አለ። እሱ ራሱ አንድ ቤት ነው። እንደዚሁም ደግሞ ዶርም የምንኖርበት ዶርም አለና የተማሪዎች ዶርም የሚባል አለ። እንግዲህ የተማሪዎች ቤት ማለት ነው እዚያ ራሱ ያ ቤት ነው ማለት ነው። እንግዲህ ቤት የምንለው በዚህ መልኩ ሊገለጽ የሚችለው እንደዚሁም ደግሞ የእንስሳቶች ቤት አለ። አሁን ለምሳሌ የዱር እንስሳቶች በተለያዩ ዋሻዎች ጉሬዎች። እንደዚሁም ደግሞ በተለያዩ ዛፎች ላይ የሚኖር ከሆነ እንግዲህ ያ ለእነሱ ምንድነው ቤታቸው ነው ማለት ነው። ዋሻው ውስጥ ካሉ እንግዲህ ዋሻው የነሱ የእንስሳቶች ቤት ነው። እንደዚሁም ደግሞ ጉሬ ቆፍረው የሚኖሩትም እንግዲህ በዚያ በጉሬው ውስጥ ቤታቸው ነው ማለት ነው። ቤት ምናምን እንግዲህ ለአንድ ሰው ወይም ደግሞ ለእንስሳት መኖሪያነት የሚያገለግል ምቹ ይሆነናል ማለት ነው። እንግዲህ አሁን ለምሳሌ ለአንበሳና ለነብር ቤታቸው ጫካ ነው ማለት ይቻላል። ጫካ ወይም ደግሞ ደን እንግዲህ ለ እነሱ እንደ ቤት ያገለግላል። እና ቤት ማለት እንግዲህ ከሆነ ነገር ሊያድነን የሚችል ከሆነ ወይም ደግሞ ለመኖሪያነት ምቹ ከሆነ። ለመጠለያነት አመች ከሆነ እንግዲህ ያ ቤት ብለን እንገልጸዋለን። ግዴታ ከእንጨት ወይም ደግሞ ከህንፃ የተሰራ ወይም ደግሞ ከብሎኬት የተሰራ መሆን የለበትም ማለት ነው። ከሸራም የተሰራ እንደዚሁም ከእሳር ጣሪያም የተሰራ ሁሉም ቤት ነው ማለት ነው። መጠለያነት እስካገለገለ ድረስ። ደረጃው ይለያያል እንጂ ቤት ማለት መጠነ ሰፊ ትርጉም ያለው። በጣም ሰፋ ያለ አገልግሎትና ትርጉም ያለው በጠባብ ትርጉም ሊቆነጨፍ የማይችል ነው ማለት ነው። ቤት የምንለው በዚህ መልኩ ልንገልጽም የምንችለው የማንኛውም መጠለያ ቤት ይባላል ማለት ነው።